የጫማ ቁጥሬ ሰላሳ ስድስት መቶ ሰላሳ ሰባት ነው የጫማ ቁጥር ሰላሳ ስድስት ነው የምወዳቸው ጫማዎች ሂል ጫማ ያልሆኑና ቡትስ ጫማቸው እወዳለሁ። ሌላ ደግሞ ከቆዳ የተሰሩ ወይም ሸራ ቢሆኑ ደግሞ በጣም እመርጣለሁ። ስለዚህ ጫማ የጫማ ቁጥሬ ሰላሳ ስድስት ሰላሳ ሰባት ነው። እና የሚልክልኝ ካለ በዚሁ አጋጣሚ ጫማ እንዲልኩልኝ የሚፈልጉ ይሄንን የሚያዳምጡ ሰዎች ካሉ በጣም ደስተኛ ነኝ። ይገርምሃል ስለዚህ የጫማ ቁጥሬ ኤኒዋይስ ሰላሳ ስድስት ነው። ሰላሳ ሰባትም አንዳንዴ ሳይዙ ጠባብ ከሆነ ሰላሳ ሰባትም ሊሆነኝ ይችላል። ስለዚህ በዚህ ጫማ ቁጥሬ መሰረት ላክ ላክ እያደረጋችሁ ሁላችሁም በጫማ ቁጥር የመሰረት ላኩልኝ እላለሁ። አመሰግናለሁ። ከጫማዎች ውስጥ ሸራ እወዳለሁ እንደገና ደግሞ ስኒከር ቆንጆ ቆንጆ ስኬቸር ምናምን ይመቸኛል ስለዚህ እነዚህን የምወዳቸው የጫማ አይነቶች ናቸው። የጫማ ቁጥሬን ስለጠየከኝ በዛውም የጫማ ቁጥር ካወቁ አይቀር በዛው እንዲልኩልኝ በሚል ነው።

የምወደው እንስሳ ከብት ወይም ላም ነው ምክንያቱም ከላም ብዙ ጊዜ ምናገኛቸው ነገሮች ያው ወተት ስለምወድ አይብ ምናምን ስለምወድ ስለምወድ እምወደው እንስሳ ላም ነው። ስለዚህ ላሞች በጣም ነው ምወደው የዋሀወች ናቸው። በቀላሉ ይረባሉ እና ላም እወዳለሁ። እንደገና ደግሞ ኢኮኖሚ ለመገንባት የቤቱን ወጪ ለመሸፈን እና አንዳንድ ነገሮች ለማረግ ላሞች ጠቃሚም ናቸው። እንደገና ደግሞ በቀላሉ ለህይወትን ለመደገፍ ስለሚጠቅሙ ለልጆች ስለሚጠቅሙ ላሞች በጣም እወዳለሁ። ላሞችም ማርባትም እወዳለሁ እና ከምወደው እንስሳ ባይ ዘዌይ ላም ነው። ስለዚህ ለምላሽ መልስ ያገኘክ ይመስለኛል ላም እወዳለሁ በእውነቱ በጣም እውነት ነው ምልህ በጣም ነው ምወደው። ከብቶች